ሁለት ቋንቋ ነው የምችለው አማርኛ እና እንግሊዘኛ በቃ በስርዓቱ የምናገራቸው በደንብ አቀለጥፌ የምናገረው የምችለውም የምሰማውም የምናገረውም የምጽፈውም ሁለቱን ቋንቋ ነው። ሌላ ቋንቋ አልችልም ሞክሬም አላውቅም። እነዚህን ቋንቋ ብቻ ነው የምትችለው። እነሱን በደንብ በደንብ እችላቸዋል ማለት መግባባት ብቻ ሳይሆን በደንብ የው አማርኛ የ። የእናት ቋንቋዬ ነው ስወለድ ጀምሮ አፌን የፈተውበት ማለት ነው። እንግሊዘኛ ደግሞ ትምህርት ስትጀምር ትምህርት የጀመርኩበት ነው በደንብ እግባበለሁ። እንደዚህ እንግዲህ ሁለት ቋንቋ ነው የምችለው

ጥያቄው ትክክል አይደለም መብረቅ ፈራ ነው የሚባል አማርኛ የለም። እና መብረቅ ትፈራለህ ወይ ከሆነ? አሁን መብረቅ እፈራለሁ። ድምፁ ያስፈራል ብርሃን ያስፈራል ከወረደ ድንገት። አያምጣው እንጂ። ያለሁበት ቦታ ከወደቀ ደግሞ ይገላል። ስለዚህ መብረቅ እፈራለው በተለይ ኃይለኛው በጣም የሚጮኸው ማብረቅ አለ። እሱን በጣም ምፈራው ያ ትንሿ መብረቅ አታስፈራኝም። ያ ሀይለኛው መብረቅ ግን በጣም ነው ምፈራው ሚገለኝ ይመስለኛል። ደግሞ የሞቱ ሰዎች አሉ በመብረቅ። መብረቅ በጣም ነው የምፈራው።

አዎ ዋይፋይ እጠቀማለሁ ዋይፋይ አለኝ አሁን አመት ሆነኝ ዋይፋይ ከገዛሁኝ በፊት በዳታ ነበር የምጠቀመው ሂሳቡም ከባድ ነው ትንሽ ትንሽ ይመስለናል። በየቀኑ ስለምንሞላው ትንሽ ይመስለናል እንጂ በጣም በጣም ውድ ነው። ዳታ ስለዚሀ አንድ ፊቱን ቆፍጠን አርጎ ቆፍጠን ብሎ ወገብን አስሮ ዋይፋይ መግዛትና ከዛ አመት ሙሉ መጠቀም ይሻላል ደግሞ ፍጥነቱም ይሄ ይሻላል። እና ዋይፋይ እጠቀማለሁኝ አለኝ ቤቴ ዋይፋይ እጠቀማለሁኝ አሁን እራሱ የምሰራው በዋይፋይ ነው።

አዎ እግዚአብሔር ይመስገን እስካሁን ከስራ ባደረቦቼ ጋር በጣም ጥሩ ግንኙነት ነው ያለኝ። በምንም በመጥፎ ነገር ተገናኝተን አናውቅም። ያው ጠዋት እንገናኛለን ሰላም እንባባላለን እነሱም ወደ ስራቸው እኔም ወደ ስራዬ። ምንም በመጥፎ ነገር የሚያገናኘን ነገር የለም። ያው በሻይ ሰዓት በምሳ ሰዓት ነው የምንገናኘው በዛ ሰዓት ደግሞ ያው የግል ወሬያችንን እናወራለን እንጫወታለን። ምንም እስካሁን ተመስገን ምንም መጥፎ ግንኙነት ኖሮኝ አያውቅም። ከስራ ባልደረቦቼ ጋር ጥሩ ነው በጣም ጥሩ ግንኙነት ነው ያለኝ።

በባህላችን ሰርግ ይከናወናል። ያ ሙሽራው ሙሽር ሙሽራው ያለበት ቤት። ያው ድግስ ይኖራል ጭፈራ ይኖራል። ጎረቤቶች መጥተው ያግዛሉ። ጠላ ይጠመቃል ጠጅ ይጣላል ስጋ ይኖራል በሬ ይታረዳል። እና ያው በባህላችን በደስታ በጭፈራ በፌሽታ ነው የምናከብረው ሰርጋችንን። ያው ምግባችን እንጀራ ነው ሁል ጊዜ ይኖራል ቁርጥ ክትፎ። እንደዚህ ወደድ ያሉ ምግቦች ይኖራሉ። ከመጠጥም ጠጅ ጠላ አረቄ ይኖራል። ያው ሰው በመብላት በመጠጣት መዝናናት በመጨፈር። ጎርቤቶች ደግሞ የሰርገኛው ያለችበትም ወይም ያለበትም ቤተሰቦች ቤት ምግብ ሲሰሩ በማገዝ። ድንኳን የሚጣል ከሆነ ድንኳን ሲጣል እነሱን በማገዝ በቃ በደስታ ነው የሚከናወነው። እንደዚህ ነው ሰርግ ሚከናወነው በኔ ባህል

ቄው ትክክል አይደለም። ወደ ስራ እነወ ትሄዳለህ የሚለው። እንወት የሚል አማርኛ ቋንቋ የለም። እንዴት ለማለት ፈልጋችሁ መሰለኝ እንዴት ከሆነ? ያው በታክሲ በአቶቢስ ባገኘውት ትራንስፖርት ነው የሚሄደው። እንደዛ ነው የሚሄደው ያው። ከቤት በሰአቴ እወጣለሁ በሰአቴ እወጣና ታክሲ ወይም አቶቢስ እጠብቃለሁ። እዛ ካገኙኝ ቢሮ የሚያደርሰኝ ስራ ቦታ የሚያደርሰኝ። ትራንስፖርት ካገኘሁኝ በሱ ተሳፍሬ እሄዳለሁኝ። አዲስ ነገር የለም። ጥያቄውን ግን አስተካክሉት እነወት የሚባል አማርኛ የለም እንዴት? አድርጉት አመሰግናለሁ።

አዎ በደንብ የስራ ጊዜ ገደብ አስተካክላለሁኝ ካለበለዚያ ያለ ገደብ ከተሰራ አንድ ነገር ልክ አይሆንም። ለእኔም እረፍትም ስለሚያስፈልገኝ እንደሌሎች ስራዎችም ከ ስራ ውጪ። ሌሎች ስራዎችን የቤት ስራም የራሴን ጉዳይ ለራሴ ንጽህና መጠበቅ ምናምን ስላለብኝ። የስራ ጊዜ ገደብ አስተካክላለሁኝ። ካለበለዚያ ትክክል አይሆንም ህይወት ህይወት እኩል መምጣት አለበት ስራ ብቻ አይደለም መቼስ ህይወት። ስለዚህ ሌሎች ነገሮችን ማድረግ ስላለብኝ። የስራ ጊዜዬን አስታክዬ ነው የምጠቀመው።

አይ ብዙ ጮህ አልወድም በመጠኑ ነው ትንሽ ውሃ ውሃ እንዳይል ብቻ ትንሽ ትንሽ ጣዕም እንዲኖረው ብቻ ነው እንጂ ብዙ ጨው አልወድም ለምን ለራሴም ደስ አይለኝም። ገብቶም ያው በሽታ ነው የሚሆነው ኩላሊት በሽተኛ እየሆነን ነው ያለነው በዚህ አይደለ። ስለዚህ አልፈልግም እኔም በኋላ መታመም ስለማልፈልግ። መግቤ ላይ ብዙ ጨው አላደርግም ብዙ ጨው አልወድም። ደስ አይለኝም ለምላሴ ራሱ ስበላው ራሱ ደስ አይለኝም። እና ብዙ ጨው አልወድም በፍጹም

ቅሬታዎችን ያው ረጋ ብዬ ነው የማስተናግደው። ምንም በቃ መጥፎ ነገር ነው መቼስ ቅሬታ የሚሆነው። ስለዚህ የሆነ ቁጡ ወይም ለመመለስ ዝግጁ ለመከራከር ዝግጁ ሆኜ አደለም የማስተናገድው ቅሪታዎቹን እሰማለሁ እውነት ከሆኑ እኔ ከተሰማኝ እውነት እንደሆነ ከተሰማኝ ለማስተካከል እሞክራለሁ። ግን ዝም ብሎ ዝም ብሎ የተፈጠረ ነገር ከሆነ እተወዋለሁ ሰምቼ እረሰዋለሁ እተወዋለሁ። ግን ቅሬታዎችን በደንብ አስተናግዳለሁ። ያው እንደመጡ እንደመጣጣቸው ነው የማስተናግደው። ምንም ችግር የለብኝም። ቅሬታ የመስማት ስለዚህ ቅሬታዎችን አዎ በደንብ አስተናግዳለሁ። እና ለኔ ለኔ ጥቅም ከሆነ መለወጥ ያለብኝ ነገር ማስተካከል ያለብኝ ነገር ካለ አስተካክላለሁ።

አዎ ከጎርቤቶቼ ጋር በጣም ጥሩ ግንኙነት ነው ያለኝ ተጣልተን አናውቅም ሰላማዊ ነን ስንገናኝ ሰላም እንባባላለን ለበአል እንኳን አደረሳችሁ እንባባላለን ችግር የተፈጠረበት ሰው ካለ ደግሞ ሄደን እናጽናናለን የኛን እርዳታ የሚፈልገውን ድግስ ያለበት እንደዚህ ፕሮግራም ያለበት ሰው ጋር ደግሞ ሄደን እናግዛለን። ወጥ መስራት ላ፤ እንጀራ መጋገር ላይ ስለዚህ እስካሁን እግዚአብሔር ይመስገን። በጣም ጥሩ ግንኙነት ነው ያለኝ ከጎረቤቶቼ ጋር

በስራ ላይ በቢሮ ጉዳይ ከሆነ ጥቅማ ጥቅሞች የነፃ የጤና ኢንሹራንስ አለኝ የእረፍት ቃል አለኝ። በህመም ጊዜም የእረፍት ጊዜ። በህመም ከሆነ በነፃ እየተከፈለኝ አርፋለሁ አ ምንድነው እረፍት እወስዳለሁኝ? አሁን ለመዝናናት ምናምን ከፈለኩኝ ያው በአመት መንግስት ያወጣሁን የጊዜ ገደብ እ እጠቀማለሁ። ከዛ ውጪ ካረኩትም ያኔም ነፃ ማለት እተከፈለኝ የስራ ፍቃድ እወስዳለሁኝ። ከሁሉም የሚበልጠው ግን ነፃ የጤና ኢንሽራንስ አለኝ።

አዎ ምንጣፍ ላይ እንቀመጣለሁኝ። እንደውም በጣም ይመቻል፣ ወንበል ላይ እግሬን አንጠልጥዬ ከምቀመጥ ምንጥፍ ላይ እጥፍጥፍ ብዬ ስቀመጥ ደስ ይለኛል። ቅዝቃዜ አይሰማም። ምንጥፍ ስለሆንን ስላለ የመሬቱ ቅዝቃዜ አይሰማም። ሰውነተም ልቅቅ ይላል። ለመቀመጥ ደስ ይለኛል፣ መቀመጥ በጣም ነው የሚወደው። በደንብ እግሬን ዘረጋግቼ እንደፈለኩ ሆኘ ስለሚቀመጥ ደስ ይለኛል፣ እወዳለሁ በጣም። እቀመጣለሁ፣ መቀመጥም እወዳለሁ፣ እሱን መርጣለሁ እንዲያውም ወንበር ላይ ከመቀመጥ ይልቅ ምንጣፍ ላይ መቀመጥን መርጣለሁኝ።

አዎ ልብስ አጠባ እወዳለሁ በጣም ደስ ይላል እኮ። የእረፍት ቀናቶቸ ላይ ቅደሜ እና እሁድ በተለይ ባገኝ እና እንደዚህ አይነት የስነ ጥበብ ምሽቶችን ባሳልፍ ደስ ይለኛል። ግጥም ደስ ይላል ድራማ ደስ ይላል። ሁሉም ነገር የስነ ጥበብ ነገሮች ሁሉም ደስ ይላሉ መዝናኛ ናቸው እረፍት ይሰጣሉ። ስለዚህ ስነ ጥበብ በጣም ነው የምወደው። በጣም እወዳለሁኝ።

አዎ በጣም እወደዋለሁ። ወድጄው እሱን ስማርም የተማርኩት። ስራውንም የምሰራው የገባሁበት ወድጄው ስለሆነ በጣም ነው የምወደው። እንደ ስራም ራሱ አልቆጥረውም በቃ። ከ ማለት ደስተኛ ሆኘ ነው የምሰራው። ኡፍ አሁን ደግሞ ስራ ልሂድ ነው አልልም። ደስ ብሎኝ ነው ጠዋት የምነሳው ወደ ቢሮም ስገባ ደስ ብሎኝ ነው። እና ስራዬን በጣም ነው የምወደው። ፈልገው ስለተምማርኩት መሰለኝ ትምህርቱን። ወድጀው በስራ ስተገብረው አላስጠላኝም አወደዋለሁኝ። አሁን

ጥያቄው ትክክል አይመስልም እንደዚህ አይነት አማረኛ የለም ብዙ ትንሽ ሳለህ ምንም ትርጉም የለውም። ትንሽ ሳለ ትንሽ ሳለ ብዬ ላስበውና እሺ ትንሽ እያለሁኝ አዎ። እንደማንኛውም ህፃን እጫወታለሁ ትምህርት ቤት ከገባሁ በኋላ ያው እማራለሁ። በጨወታ ሰዓትም እጫወታለሁ። ጥያቄው ግን ትርጉም የለውም። ብዙ ትንሽ ሳለህ የሚባል አማርኛ የለም ትርጉም የለውም።

አዎ የአካል ብቃት እንቅስቃሴ አደርጋለሁኝ ግዴታ ነው። ለጤንነትም ለቅልጥፍናም ግዴታ ስለሆነ የአካል ብቃት እንቅስቀሴ አደርጋለሁ። ከዛ ያው ሰውነታችንም የሰውነቴም ይያያዛል። አዕምሮዬም ብሩህ አይሆን። የአካል ብቃት እንቅስቃሴ አድርጌ ስወጣ ሁሉም ነገር ቅልጥፍ ያለ ነው የምሆነው ሰውነቴም ቅልጥፍ ያለ ነው የሚሆነው። አእምሮዬም ንቁ ነው የሚሆነው። ስለዚህ የአካል ብቃት እንቅስቃሴ ጠዋት ጠዋት አደርጋለሁኝ።

አንድ ብርድ ልብስ ነው የምጠቀመው ከአንድ በላይማ በጣም ይሞቀኛል። ስለዚህ አንድ ብርድ ልብስ ነው የማደርገው ያው አንድ ለብሼ የምተኛው ቢጃማ አለ ቢጃማው ላይ። አንድ ብርድ ልብስ አንድ የአልጋ ልብስ ብቻ ነው የማደርገው ስለዚህ። በጣም ስለሚሞቅ አንድ ብርድ ልብስ ይበቃኛል። አንድ ብርድ ልብስ ነው የምጠቀመው እስካሁን እንግዲህ በቂ ነው። እስካሁን በቂ ነው አንድ ብርድ ልብስ ነው የማደርገው።